አረ አልችልም ሹራብ አልችልም መስፋት ያው ግን እናቴ ግን ትችላለች። የቤተሰቦቼ ይቻላሉ እህቴም ትችላለች እናቴም ትችላለች። እኔ ግን መስፋት አልችልም በኪሮሽ አሰራር አይደል? አይ አልችልም። እኔ እንኳን ያው ግን ብችል ደስ ይለኛል። ያው ብዙ አይነት አሉ ሹራቦቻ። ውጪ አይነት ዳንቴል አሰራሮች አሉ እኔ ግን እነሱ ላልችልም። ያው ብቻ ልስለኝ አላት ምክንያቱም ሁሉ ነገር ችሎ መገኘት አሪፍ ነገር ነው። እና ያው ብችል አልጠላም። ምክንያቱም ሙያ ነው ሙያ ደግሞ አስፈላጊ ነገር ነው ብዬ ስለማስብ። ችሎታው ቢኖረኝ ደስ ይለኛል ነገር ግን የለኝም ችሎታ። ሹራብ ብቻ አይደለም ሌሎችን ነገሮች መስፋት ይቻላሉ እናቴም እህቴም ማለት ነው። እኔ ግን አልችልም ያው እነሱ ችሎታው እንዲያለማምዱኝ ለመጣር እሞክራለሁ። እንግዲህ እነሱ ትምህርት ለመውሰድ ማለት ነው። እነዛ ለማድረግ እያሰብኩ ነው። ካደረኩትም ጥሩ ነው።

ያው ዛሬ መጀመሪያ ሙቪ እንትን ነው ከእንቅልፌ መጀመሪያ ተነሳሁኝ። እጄን ተጣጠብኩኝ ምናምን ነገር። ከዛም ምግቤ የመጀመሪያው ምግቤ። ወደ መጀመሪያው ወደ ምግብ እየበላው አገኟቸው ቤት እነሱ እየበሉ የነበሩት እንጀራ ነበር። እና ይሄን እንጀራ ምንም ጠዋት ላይ መብላት ከባድ ስለሚሆንብኝ እንጀራ አልመገብም። ሶ ዳቦ ነበረ። ቤት ዳቦ። ዳቦ በላዉኝ ምንም ዳቦ በማር በማር ምን እንደዛ አድርጌ ነው የበላዉት። ያው ዳቦ በማር በላውኝ ሲል አሁን ደግሞ ምሳ ሰዓት እየደረሰ ነው። ምሳ ደግሞ እንጀራ ለመብላት እንዲህ አስቤ አለው ማለት ነው። የኢትዮጵያ ምግቦች እንደዚህ የተለመደ እነዚህ ስለሆነ ቁርስ ሰዓት ላይ። ገንፎ ምናምን ምናምን ናቸው ቁርስ ነው የተለመዱት። ያው አሁን እሱን አሁን ላይ ጾም ላይ ስለተገደፈ እሱን ለመብላት አስቤ ያለው ነገር ግን አሁን ነው የበላሁት። ዳቦ በማር ነው ማለት ነው። ያው አሪፍ ነው ዳቦም ማርም አሪፍ ነው። በጣም ጥቅም ያለው ነው ለጤናችን ማለት ነው

ብዙ ቦታዎችን ተጉዤ አውቃለሁ። ከዚህ ካለሁበት ቦታ ከዚህ በፊት መጀመሪያ ደብረ ታቦር አካባቢ ነበር የተወለድኩት እዛ ነው ነበርኩት። ከዛ ወደ ባህርዳር መጣሁኝ ባህርዳር ደግሞ ብዙ አመታትን እዚህ ቆይቻለሁ ኖሪያለሁ። እና በዚህ ውስጥም ብዙ ጉዞዎችን አድርጌያለሁ። በነዛም ውስጥ አዲስ አበባ ብዙ ጊዜ ተመላልሻለሁ። ያው ለጉብኝትም ለ እዛም ዘመድጥየቃም ብዙ ጊዜ ሄጃለሁ። እዚሁ እዚሁ ደግሞ ባህርዳር ውስጥም የተለያዩ ቦታዎችን ጉዞ አድርጌያለሁ። ወደ ጢስአባይ ምናምን ጣና ሀይቅ ያሉ 'ሞነስትሪዎችን ቱር' ለማድረግ ተንቀሳቅሻለሁ። እንዲሁም ደግሞ እዚህ ጎንደር ጎንደር ሄጃለሁ ለጥምቀት በዓል ለማክበር። በሁለት ሺህ አስራ ስድስት አመተምህረት ወደዛ ወደ ጎንደር ተጉዤ ነበረ የሆነ ሰዓት ላይ። ሁለት አመትም ሄጃለሁ። ሁለት ሺህ አስራ ስድስት እና ሁለት ሺህ አስራ አምስት ላይ ማለት ነው። ያው 'ቱር' ማድረግ ብዙ ጊዜ ደስ ይለኛል። ግን ያው አጋጣሚ ሆኖ ላይ ደግሞ ሰላም ስላልሆነ በዚ ሰዓት ላይ አሁን ጉዞ ማድረግ አልችልም ነው እንጂ በጣም የሚያስደስተኝ ጉዞ ማድረግ። እና ብዙ ቦታዎችን ሄጃለሁ። እንዲሁም ወደ ወደ አለምበር ምናምን ወደ ወደ ደቡብ ጎንደር ዞን አካባቢ ወደ ደብረታቦር እንደዛ ምናምን ብዙ ቦታዎችን ሄጃለው። እደዚሁም ጎጃም እና የተለያዩ ቦታዎችን ሄጃለው። በተለይ ወደ እዚህ ወደ እንትን ወደ ወርታ ምናምን እዛም አካባቢ በጣም ብዙ ሄጃለሁ። እና ያው ብዙ ጉዞዎች አካሂጃለሁ። ግን አብዛኛው ደስ ብሎኝ የሄድኩት አዲስ አበባ የሄድኩበት ጉዞ እና ጎንደር የሄድኩበትን በተለይ ደግሞ እዚሁ ባህርዳር ውስጥ 'ሞኖስትር' የሄድኩበት ጊዜ በጣም ደስ የሚል እና የሆነ ደስ የሚል ጊዜ ያሳለፍኩበት የምለው ያንን ነው። አሪፍ ጊዜ ያሳለፍኩበት የምለው ማለት ነው። እና ደግሞ ቢሄድ ደስ የሚለኝ ቦታ የምላቸው ቦታዎች ደግሞ እንደማንኛውም ሰው ከውስጥ ወደ ውጪ ምናምን ብሄድ ደስ ይለኛል። ከዛን እነዛን ብጎበኝ ደስ ይለኛል። በተለይ ግሪክ ምናምን ምናምን እዛ ብሄድ ደስ ይለኛል ነው ግን ሄጄ አላውቅም። 'ሶ' ግሪክ፣ እስራኤል እና ዩኪ እና ብሄድ ደስ ይለኛል። አሪፍ ናቸው ብዬ ስለማስብ እነሱን ቦታዎቹን ወደ እነሱ ብሄድ ነው ብዬ አስባለሁ። ግን ሌሎቹም ቦታዎች ሰዎችም እንዲጎበኛቸው እና 'ቼክ' እንዲያደርጓቸው በዚው አጋጣሚ እድሉን እሰጣለሁ። 'ሪኮሜንድ' አደርጋቸዋለሁ ማለት ነው። ያው አሪፍ ናቸው ለጎበኛቸው አሪፍ ናቸው ብዬ አስባቸዋለሁ ማለት ነው።

አሉ ብዙ አይነት ብርድልብሶችን እጠቀማለሁ ግን ብዙ ጊዜ ሞስትሊ ምለብሰው ወፍራም ብርድልብስ ነው ምጠቀመው ብዙ ጊዜ ብርድን ለመከላከል ያ ነው የተሻለው። ያው ሙቀት ሲብስ ብርድም ስለሆነ ሚሻለው ብዬ ስለማስብ እኔ ያው እነሱን ብርድ በሚሆንበት ሰዓት ለመከላከል ኮምፎርት የሆነውን ሰፍፊ ትላልቅ ብርድልብሶችን ነው የምጠቀመው። ነገር ግን አንዳንዴ ከቀጫጭን ብርድልብሶችን እጠቀማለሁ ግን በአንድ ቀን ምለብሰው ሰው አንድ ብርድልብስ ከዛ በላይ አብዝቼ አለብስም አንሶላም አንድ ነው የምጠቀመው። ሶ አንድ ብርድልብስ ነው በአንድ ቀን በአንድ አዳር ምለብሰው ማለት ነው። ብዙ አብዝቶ መልበስ ደሞ ሙቀትም ስለ ሚያስነሳ ጥሩ አይደለም። ሙቀት በጣም የሚያስጠላ ነገር ነው ሙቀት እንደይሰማኝ በሚል አንድ ብድርልብስ ነው የምጠቀመው። ያው በጋ ላይ ደግሞ ቀጫጭን ብርድልብሶችን ነው የምጠቀመው ምክንያቱም ሙቀት ስላለ። ትላልቅ ብርድልብሶችን እሱም በጣም ስለሚሞቀኝ ሶ ትናንሽ ቀጫጭን ብርድልብሶችን ምለብሰው ማለት ነው እንደዛ እያደረኩ ነው የምለብሰው።

በምንጣፍ ላይ ትቀመጣለህ አዎ እቀመጣለሁ በምንጣፍ ላይ ያው ከወንበሮች የማይመቹኝ ቦታ ሲሆን ወገቤን ስለሚያምኝ በዛ ሰዓት ምንጣፍ ላይ እቀመጣለው ማለት ነው። ያው ምንጣፍ ላይ መቀመጥ። ከወንበር ላይ መቀመጥ የተሻለ ነው። ምክንያቱም ያው ላይ ዳውን ለማድረግ ወገባችን ለመሳረፍም ለምንም አሪፍነው ነው ምንጣፍ መቀመጥ ማለት ነው። ያው መሬት ላይ ሲሆንም የተሻለ ቅዝቃዜ ምንም ስለሚኖረው ምንጣፍ ላይ መቀመጥ ምርጫዬን አደርጋለሁ ማለት ነው። እኔ ሌሎችም ሪከመንድ አደርጋለሁ ማለት ነው። ያው ምንጣፍ ላይ ስንቀመጥ የፈለገንም ያው ለስፖርትም ለምንም ለመስራት ያው ምንጣፍ ላይ ልንቀመጥ እንችላለን ነገር ግን ያው ጥቅም አለው ብዙ ጥቅም። ወገባችን እንደተናገርኩት እንዲሁም ደግሞ እዚህ ጋር ተቀምጠን የሆነ ቢደክመን የሆነ እንትን ቢለን ጋደም ለማለት የተሻለ ነው። ከወንበር ይልቅ ማለት ነው። ወንበር ሲንግልቸር አሁን አይመችም ለመተኛት ብንፈልግ ግን ለመተኛት አሁን ምንጣፍ ላይ አሪፍ ነው ዘና ብለን ለመተኛት እንችላለን። ሶ ምንጣፍ ላይ መቀመጥን አሪፍ ነው ብዬ አስባለሁ ሪኮመንድ አደርግልሃለሁ

የድርጅቱን ባህል ትወደዋለህ? የምኑን ድርጅት እዚህ የኔ የኔን ድርጅት እኔ የኔ ትምህርት ቤት ከሆነ? አዎ መቼም ያው ብዙም ባይሆንም ያው እወደዋለሁ። ነገር ግን እዚህ ሴሌንሲዮን ከሆነ ግን። ድርጅቱን ባህል ያው አደራረጋችሁ ምና ምናምን ደስ ይላል ግን የምስመስለኝ ጥያቄው ሚለው ወደ እንትኑ ነው ወደ እኔ ስራ ቦታ ድርጅት ይመስለኛል። እንደዛ ከሆነ ያው ድርጅቱ ባህል ብዙም በዓል የለውም። ያው የካቶሊክ እምነት ተከታይ እንደመሆናቸው የተነሳ የ ከ የተወሰኑ በዓሎችን ነው ሚያከብሩት። ነገር ግን እነሱን ባይሆንም ያው እንደ እኔ እምነት የራሴን በዓል ነው ምከተለው የነሱን ሳይሆን የራሴን እምነት ነው ምከተለው ሶ የነሱን እምነት አልከተልም ማለት ነው። የነሱን ባህል ስለማልከተል የራሴን ባህል ነው ማስቀጥለው የነሱን ሳይሆን የድርጅቴን ሳይሆን ማለት ነው። የራሴን እንትን ነው ማስከትለው ሶ አልወደውም።

ውሃ ማምጣት ታውቃለህ? ያው በምን ሀሳብ ነው አልገባኝም አልተረዳሁትም። ግን ውሃ ማምጣት ታውቃለህ ለሚለው ጥያቄ አዎ። ከጉድጓድ ከሆነ አዎ ከጉድጓዱ ከሆነ አውቃለሁ ማምጣት አውቃለሁ ያው። እንዲሁም ከዚህ ከወንዝም ማምጣት አውቃለሁ። ከቧንቧም ቀድቶ ማምጣትም ቢሆን አውቃለሁ። የውሃ ማምጣት አውቃለሁ ብቻ ዞሮ አንድ ደቂቃ ልሞላ ነው አንድ ደቂቃ ለመሙላት እኮ እንደዚህ የምለፋ። እና ውሃ ማምጣት በደንብ አውቃለሁ ከብርጭቆም ምንም ከቀድቼም ቢሆን ማምጣት አውቃለሁ። ኧረ ሀሳብ ሀሳብ ሀሳብ ጉድ ጉድ እኮ ነው። እና ብዙ ጊዜዬን ውሃ አመጣለሁ ሁሉ ከጉድጓድ ከጉድጓድ አመጣለሁ ከጉድጓድ ውሃ የ እንትን ውሃ አመጣለሁ። ከትቦም አመጣለሁ። ከወንዝም አመጣለሁ ብዙ ውሃ አመጣለሁ

ጎበዳቸው ዝምብለህ በምን ትመገባለህ ያው በእጄ ነው እጄ ነው ሀበሻ እንደምሆነ በእጄ ነው የምመገበው ነገር ግን በእጅ የማይመቹ ምግቦች ሲሆኑ ለምሳሌ እንደ ሾርባ ምናምን ሲሆኑ በማንኪያ እጠቀመለሁ ማለት ነው። እና ደግሞ ዋናው ምግብ ምግብ የሚቀመጥበት ደግሞ ሳህን አለ ያው እንደዛ አለ ከዛ በእጄ ነው ግን አብዛኛው ጊዜ የምመገበው። ሀበሾች ብዙ ጊዜ እኛ የምንመገበው እንጀራ ነው ሶ በደንብ የምመገበው በእጄ ነው። ለፍጥነትም ለምቾትም ምንም ያለው እጅ ነው ሰው በእጄ ነው የምመገበው። ግን ውጪዎች ጋር እንደማየው ከሆን በእጃቸው አይጠቀሙም ያው እጃቸው ቆሻሻ ነው ብለው ነው የሚያስቡ ግን። እኛ በፊት ቆሻሻ ምንም አይጎዳም ጅርም። ዩ ኖ ዋት ሰው በእጃችን ነው በደንብ የምንመገበው።

በመስታወት ላይ ምን ያህል ጊዜ ታያለህ? በቀን ሁለት ሶስት ያህል ጠዋት መጀመሪያ ከእንቅልፌ ስነቃ ፀጉሬን ነው ማስተካከል። አሁን ፀጉር የለኝም ተቆርጫለሁ ማለት ነው። ደግሞ በቃ ከተኛው ከተኛው በኋላ ስነቃ አያለሁ። ከታጠብኩ በኋላ አያለሁ። እና ልተኛ ስል አያለው። እና እንደዛ ነው እንደዛ አያለው ብዙ ጊዜ መስታወት ላይ ማሳለፍ አይምቸኝምኝ። ቸካ ነኝ እንዴ? እኔ መስታወት ላይ ብዙ ጊዜ ማሳልፍ ሶ እንደዛ ነው የማደርገው። አረ አንድ ደቂቃ አይሞላም እናንተ እግዞ። ማነህ አንተ ማነሽ አንቺ። እና ማስታወት ላይ ብዙ ጊዜ አላሳልፍም አይመቸኝም አይቻመኝም አላልኩህም። እኔ ነግሬሃለሁ ብዙ ጊዜ ያው መስታወት ላይ እንደማላሳልፍ አስረግጬ ነግሬሃለሁ

ሃይማኖታዊ ግብር ታከብራለህ ያው እንደ ዝክር ከሆነ አዎ ዝክር ነው። ግን ግብር ታከብራለህ አይባልም ያው ዝክር ትዘክራለህ ነው የሚባለው እንደዚያ ከሆነ አዎ። አከብራለሁ አመነታዊ ግብር እንዳላችሁትሽ እንደዛ አከብራለሁ። አይፈራም ስኪዝ መበላ አንተ አከብራለሁ ያለው ሰው እንዳለው ነው። ያለችኝን እንትን ብዬ አከብራለሁ በቤቴ ብቸኛ ስለሆንኩ ከቤት ብቻዬን ስለምኖር ያው እንደዛ ነው የማደርገው። ለካ ቤተሰብ ጋር መኖር ብዬ ነው። እንደዛ አደርጋለሁ ቤተሰቦቼ ጋር ምናምን ዝክር እዘክራለሁ ምን እላለሁ። ያለው በምንም በምንም በዳቦም በምንም በምንም እያረኩኝ ሃይማኖታዊ ግብር አከብራለሁ ማለት ነው። እንደ ዝክር ነው የሚባለው ግን ያው ዝክር እዘክራለሁ እሺ ኤኒዌይስ ችግር የለውም። እና እንደዛ እያደረኩኝ ለማክበር እሞክራለሁ።